ሁለት ቁጥር ነው ከአንድ ቀጥሎ የሚመጣ ቁጥር ነው ከሶስት ደግሞ በፊት ያለ ቁጥር። ዜሮ አንድ ካልን በኋላ ቀጥሎ ሁለት እንላለን።

መሄድ የሚለው ቃል መራመድን ይገልጻል ከቦታ ቦታ መንቀሳቀስን ይገልጻል ከአንድ ቦታ ወደ ሌላ ቦታ መንቀሳቀሳችንን ወይም ማለፋችንን። መሄድ ይባላል። ለመግለጽ

አመሰግናለሁ ማለት ብዙ ጊዜ ለ አምላክ የሚቀርብ ላደረገልን ነገር የምናቀርበው አድናቆት ወይም የምንሰጠው የክብር መግለጫ እና የ መውደድ መግለጫ አንድ ነገር ተደርጎልናል ብለን እውቅና ስንሰጥ ነው። በጎ ነገር መልካም ነገር ተደርጎልናል የሚለው እውቅና ስንሰጥ አመሰግናለሁ የሚል ምላሽ እንሰጣለን

አንድ እቃ ከገዛን በኋላ ገንዘብ ስንከፍል ለከፈልነው ገንዘብ የሚሰጥ የወረቀት ማስረጃ ደረሰኝ ይባላል።

ሰነድ ብዙ ጊዜ ወረቀት ሊሆን ይችላል ወይም በተለያየ ከወረቀት ውጪ ሊሆን ይችላል በአብዛኛው ግን ሰነድ። አንድ ነገር ማስረጃ በወረቀት የሚቀመጥ ማስረጃ ወይም በቪዲዮ ሊሆን ይችላል በድምጽ ሊሆን ይችላል። በአብዛኛው በወረቀት የሆነ ማስረጃ ሰነድ ይባላል

ቀለምን የሚገልጽ ነው። ብዙ ጊዜ ከቢጫ ደመቅ ያለ ቢጫ ብዙ ጊዜ ብርቱካናማ ይባላል። ከቢጫ ወደ ቀይ ሊሄድ የጀመረ ግን ቀይ ያለሆነ። ቀለም ወይም ከለር ብርቱካና ይባላል

ለመጓጓዣ በአየር ላይ እየበረረ ለመጓጓዣ የሚያገለግል የሰማይ ላይ በራሪ ሰው ሰራሽ መጓጓዣ አውሮፕላን ይባላል

ሁለት ትርጉም አለው አንድ በእጃችን በስክሪፕቶ ወረቀት ላይ የምንፈልገውን ቃል ወይም አረፍተ ነገር ወይም ሀረግ ስናሰፍር ወይም ስንጽፍ ነው መጻፍ የሚባል ሁለተኛው ለምንባብ የተዘጋጄ በተለያዩ ደራሲዎች ተጽፈው የቀረበ የተጠረዘ ወረቀት መጻፍ የባላ።

አምልኮት አምልኮት የሚፈጽምበት ከክርስቲያን ሌላ የሆነ ማምለኪያ እስላሞች የሚያመልኩበት የእስላሞች መቅደስ መስጊድ ይባላል መስገጃ ቦታ ወይም አላህን መለመኛ ቦታ ነው። መስጊድ

ችግር የለም የሚል ቃል መልካም ነገር መሆኑን ለመግለጽ ነው። አንድ ነገር በጥሩ ሁኔታ የቀጠለ እንደሆነ ምንም የገጠመው እክል እንደሌለ ለመግለጽ የምንጠቀምበት ቃል ነው። ይህ ቃል ግሩም ቃል ነው።

ጊዜን ለመግለጽ የምንጠቀምበት ከሰአት ያነሰ ከሰከንድ ደግሞ የበለጠ የጊዜ መለኪያ ወይም የጊዜ መግለጫ ቃል ነው።

አንድ ስራ ወይም ለአንድ አገልግሎት የሚከፈል ወይም የሚሰጥ ገንዘብ ክፍያ ይባላል። ይሄ ክፍያ ወይ በገንዘብ ወይ በአይነትም ሊሆን ይችላል። ግን ላደረግነው ለሰራነው ስራ እሚሰጠን ስጦታ ነው። በዛ ምትክ እሚሰጠን ነው። ወይም ደግሞ እኛ ለሰወች እምንሰጠው ነው አንድን ስራ ለሰሩልን ያንን ማካካሻ ነገር ክፍያ

ምግብ ለማብሰል ሻይ ለማፍላት ቡና ለማፍላት። በተለይ ደግሞ ምግቦችን ለማብሰል የምንጠቀምበት የተለየ ክፍል በቤታችን ውስጥ ኩሽና በመባል ይታወቃል።

የመጓጓዣ ሲሆን የሰው ወይ የእቃ ማጓጓዣ ሊሆን ይችላል የብረት መንገድ ተነጥፎለት በዛ ላይ የሚሄድ ተሽከርካሪ ነው። ረጅም የብረት መንገዶች የከተማ ውስጥ ሊሆን ይችላል። ከሀገር ሀገር ሊሆን ይችላል። ብቻ ከቦታ ቦታ ለመጓጓዝ የሚያገለግል ተሽከርካሪ ነው። በራሱ የብረት ሀዲድ ላይ የሚሄድ ነው። ባቡር

ከለርን ይገልጻል ነጭ ነጭ ማለት ምንም ነገር ከለርን ወይም ቀለምን የሚገልጽ ነው ምንም ነገር ላዩ ላይ ቢያርፍ። የሚያሳይ ሌላ ምንም አይነት ቀለምን ተቀብሎ ለእኛ እንዲታይ የሚያደርግ የቀለም አይነት ነጭ ይባላል

ቀን ነው። ይሄ የስራ ያልሆነ የእረፍት ቀን ነው። ብዙ ጊዜ ቅዳሜ በእኛ ስድስተኛው ቀን ነው። ከስራ ምናርፍበት ልብሳችንን ምናጥብበት እረፍት የምናደርግበት ቀን ቅዳሜ ይባላል።

ከላይ ከዝናብ የሚወርድ ደመና ላይ ሆኖ የሚለቀቅ በተፈጥሮ የሆነ ውሃ ከላይ የሚያወርድ ውሃ ዝናብ ይባላል። ዝናብ ዘነበ ስንል ውሃ ከላይ ወርዶ አረሰረሰ መሬትን። ውሃ ከደመና ከሰማይ ወረደ ውሃ ማለት ነው። ዝናብ ማለት

መጠንን የምንገልጽበት ነው ብዙ መጠንን ትልቅ ብለን እንናገራለን። አንድን እቃ ወይም አንድን ነገር ግኡዝ ሊሆን ይችላል። ወይም ተፈጥሮአዊ ወይም ሰው ሊሆን ይችላል። ግዝፈት ካለውና በጣም ትልቅ ነው እንላለን። ግዙፍ ከሆነ ወይም ደግሞ ብዛቱን ለመግለጽ ትልቅ ነውም ልንል እንችላለን

ፋይል ማለት በወረቀት መልክ የተቀመጠ አንድ መረጃ ማለት ነው። የሰው ሊሆን ይችላል የሆነ ሁናቴ ክስተት ሊሆን ይችላል። ወይም የአንዴ ፍርድ ቤት ክርክር መዝገብ ሊሆን ይችላል። ብቻ የአንድ ነገር መረጃ ወረቀት ተቀምጦ ወይም በኮምፒውተርም ሊሆን ይችላል። ይሄ ፋይል ይባላል

ይሄ ቃል ተራብኩ የሚለው ቃል ምግብ መብላት እንደፈለግንና ምግብ እንዳስፈለገን የምንገልጽበት ቃል ነው። አንድ ሰው ተራብኩ ካለ ምግብ ሆዱ ፈልጓል ማለት ነው። ስለዚህ ምግ፣ ምግብ ተሰጥቶት ምግብ ይበላል ይጠግባል ከዛ ከበላ ይጠግባል። ምግብ ሆዱ ውስጥ ስለሌለ ነው ምግብ ተሰጥቶት ይበላል፣ ምግቡን እንደበላ ሆዱ ይሞላል። ስለዚህ እግዚአብሔር እንዲያጠግበው ምግብ እንዲሰጠው እንለምናለን።

ከሰአት የሚለው ቃል ከምሳ መመገቢያ ከእኩለ ቀን በኋላ ያለን የቀን ክፍለ ጊዜ ከሰአት ብለን እንጣራለን የጧት ተቃራኒም ሊሆን ይችላል ብሎ መውሰድ ይቻላል። ጠዋት ከ እኩለ ቀን ወይም ከምሳ ሰዓት ሳይደርስ ወይም ከእሱ በፊት ያለውን ሲሆን። ከሰአት የምንለው ከምሳ ሰዓት በኋላ ወይም ከእኩለ ከእኩለ ቀን ወይም ከቀትር በኋላ ያለውን የቀን ጊዜ። እስከ ማምሻው ያለውን ጊዜ ከሰአት እንላለን።

ስራችንን ቁጭ ብለን በማስታወሻ ይዘን በኮምፒውተሮች ወይም በተለያየ መንገድ የምንሰራበት ቦታ ቢሮ ይባላል። አንድ ለብዙ ጊዜ ለአስተዳዳሪው የሚቀመጥበት ለማስተዳደር ስራ የምንፈልገው፣ ክፍል ብሮ ተብሎ ይጠቀሳል አብዛኛው።

ልምድ በአንድ ነገር ወይም በአንድ ስራ ላይ ያለንን የረጅም ጊዜ የመስራት ወይም እውቀት ልምድ ብለን እንወስዳለን እሱ ልምድ አለው ከተባለ። በአንድ በሆነ ጉዳይ ረጅም ጊዜ ሰርቷል ማለት ነው

ኩባንያ የሚባለው የንግድ ድርጅት ነው። በአንድ ግለሰብ ወይም በብዙ ሰዎች ብዙ ጊዜ በሁለትና ከዛ በላይ በሆኑ ሰዎች ሊፈጠር ይችላል። አንዳንድ ጊዜ በአንድ ሰውም ሊፈጠር ይችላል። ብቻ የንግድ ድርጅት ኩባንያ ይባላል

በውሃ ውስጥ የሚኖር እንስሳ ነው አሳ ለምግብነት የሚውል የሰው ልጆች የሚበሉት እንስሳ ነው። በጣም ጣፋጭ እና ለጤና ደግሞ ተስማሚ የምግብ አይነት ነው አሳ

ማዳመጥ ሰውን አስተውሎ መስማት ማዳመጥ ይባላል። ሰው የሚያወራውን የሚያደርገውን በጥንቃቄ የምንሰማ እና የተረዳን ከሆነ አዳመጠን ይባላል። ወይም ማዳመጥ ይባላል

አንድ ተጠንቶ ለስራ የተዘጋጀ ዶክመንት ያለው የስራ እቅድ በጀት የተደረገለት አንድ ስራ ፕሮጀክት ይባላል። ተሰርቶ ደግሞ አንድ ትልቅ ጥቅም የሚያስገኝ ሆኖ ሲገኝ ፕሮጀክት ይባላል። ቃሉ እንግሊዘኛ ነው። ግን ወደ አማርኛ ወስደን እንገለገለዋለን ብዙ ጊዜ።

በርቱካን የሚበላ ፍራፍሬ ነው ከቢጫ ደመቅ ያለ ከለር ያለው በጣም ጣፋጭ የሆነ ውሃማ የሆነ። የሚበላ ፍራፍሬ ነው ወይም ፍሬ ነው።

ፖሊስ ደውል አልከኝ እኔ እንኳን እግዚአብሔር ይመስገን የሚያስደውል ነገር የለም። ፖሊስ የሚደወለው ችግሮች ሲኖሩ ነው። እና ለፖሊስ ደውል የሚል ትእዛዝ። የሚሰጠው ሰው የሆነ ችግር የገጠመን ሰው ለመርዳት። ሰው ወደ ፖሊስ ሊደውል ይችላል። መቼስ ፈጣሪ አያድርስ ነው እምለው

ታች የሚለው ነገር ዝቅ ብሎ ያለን የቦታን ስም ለመግለጽ ነው። ታች ቦታ አለ እዛ ታች አለ አንድ እቃ ካልን። ከስር ወይ ከቁልቁለቱ ወይ ከእግራችን ስር ወይ ደግሞ ዝቅ ብሎ የሆነ ቦታ ይገኛል እንደ ማለት ነው። ብዙ ጊዜ በከፍታ ቦታ ያልሆነ ዝቅ ብሎ ያለን ነገር የምንገልጽበት ነው ታች የምንለው

ይቅርታ የሚለው ቃል አንድ ሰው ለጥፋቱ እውቅና የሚሰጥበት አጥፈቻለሁ ብሎ የሚጠይቀው ጥያቄ ነው፤ እና ምህረት እንዲደረግለት ሲጠይቅ ይቅርታ ጠየቀ ይባላል።

ጠዋት የሚባለው ከምሳ በፊት ያለው ከእኩለ ቀን በፊት ያለ ጊዜ ጠዋት በመባል ይታወቃል። ቁርስ ሰዓት ጀምሮ ያለ ከ እንቅልፍ ከተነሳን ጀምሮ ያለ ምሳ ሰዓት ከመድረሱ በፊት ያለ ሰዓት ጥዋት ይባላል።

ክፍል የሚባለው የአንድ ቁራሽ የአንድ ነገር ሙሉ ያልሆነ አንድ ክብ ተቆርሶ ወይም ተገምሶ ወይም ተከፍሎ እንትን ሲል ከአንድ ነገር ክፍልፋዩ ማለት ነው። ክፍል ማለት

ማርች ወር ነው የወር ስም ነው። በፈረንጅ ሶስተኛ ወር። እኛ ደግሞ ሰባተኛው ወር ነው መጋቢት ወር ማለት ነው። ማርች ነው

ማስተዋወቂያ የሚባለው አንድን ብዙ ሰው የማያውቀውን ነገር ሰው ያልተረዳውን ነገር ነግረን እንዲታወቅ የምናደርግበት መንገድ ነው። ብዙ ሰው ስለዛ ነገር ያለው ግንዛቤ የምንጨምርበት መንገድ። ማስታወቂያ ወይም ማስታወቂያ ይባላል

እድል ይስጥልኝ ምርቃት ሊሆን ይችላል የምርቃት አይነት ነገር አለው ግን እድል ይስጥልኝ የሚል ምርቃት በአማርኛ የለም። እንደዚሁ ተብሎ አይመረቅም እድሜ ይስጥልኝ ሊባል ይችላል። እግዚአብሔር ይስጥልኝ ይባላል ግን እድል ይስጥልኝ የሚል ምርቃት እኔ እስከዛሬ አልሰማሁም ለየት ያለ ምርቃት ነው

ጆሮ ሰውነታችን ወይም ፊታችን ላይ ያለ ለማዳመጥ ለመስማት የምንጠቀምበት በግራና በቀኝ በኩል ሁለት ሆኖ ያለ የሰውነታችን ወይም የፊታችን አካል ነው። ጆሮ ለመስማት ያገለግላል ለማድመጥ ያገለግላል።

መስመር ላይ ግዢ ብዙ እጠቀማለሁ። የመስመር ላይ ግዢ ብዙ እጠቀማለሁ። በጣም ምቹ ነው ከቤት መውጣት አያስፈልግም። ብዙ አማራጮች አሉ የተለያየ ድረ ገጾችን እመለከታለሁ። ዋጋዎችን አነጻጽራለሁ የደንበኛ ግምገማዎችን አነባለሁ ፎቶዎችና መግለጫዎች ይረዳሉ። ወደ ጋሪ ይጨምራል። የክፍያ መረጃ እገባለሁ ትእዛዙ በጥቂት ቀናት ይደርሳል። ማጠቢያ እንኳ አልፈልግም። ግን አንዳንድ ጊዜ ውጤቱ እንደተጠበቀው አይሆንም። መመለስ ያስፈልጋል። በአጠቃላይ ጥሩ ልምድ ነው። ቴክኖሎጂ ህይወትን ቀላል ያደርጋል።

በኋላ መራመድ እወዳለሁም አካሌ እንቅስቃሴ ያስፈልገዋል። በአካባቢው ዙሪያ አራመዳለሁ አየሩ በጣም ቀዝቃዛ ነው። ሰዎች እየተመለሱ ነው፣ ልጆች እየተጫወቱ ናቸው። ወፎች ወደ ጎጃቸው ይሄዳሉ። ፀሀይ እየጠለቀች ነው። ሰማይ ቀይና ብርቱካናማ ይሆናል። የእረፍት ጊዜ ነው አእምሮዬ ይረጋጋል ስለ ነገ ማሰብ ጀመርኩ ደህንነት ይሰማኛል መራመድ ጤንነት ይሰጣል።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

ይቅርታ ሰዎች ስላጠፉት ጥፋት ተፀፅተው ምህረት እንዲደረግላቸው ሲጠይቁ፣ ይቅርታ ጠየቁ ይባላል፤ ወይም ይቅርታ ይባላል። ይቅርታ የመልካም ስነ-ምግባር መገለጫ ነው።

ደንበኛ አንድ የምንሸጠውን እቃ የሚገዛን በተከታታይ ሊሆን ይችላል ወይም አልፎ አልፎ ሊሆን ይችላል ብቻ ከእኛ አገልግሎት ወይም የምንሸጠው ማንኛውንም ነገር የሚገዛ ወይም የሚሸጥልን ሰው ደንበኛ ይባላል።